እኔ ብዙ ጊዜ ከወደ ስራ ከመውታቴ በፊት እንግዲህ የምመገባቸው የተለያዩ አይነት የጠዋት ቁርሶች አሉ ከዛ መካከል እንግዲህ በእኛ አካባቢ የተለመደው ሻይና ዳቦ እንዲሁም ደግሞ ቀለል ያሉ ምግቦችን ምክንያቱም ደግሞ ጠዋታ ላይ ብዙ ጊዜ ቀለል ያለ ምግብ ካልበላን ምሳ ሰዓት ላይ ብዙም የመብላት ፍላጎታችን ላይኖር ይችላል። እና ጠዋት ላይ አብዛኛውን ጊዜ ቀለል ያሉ ምግቦችን ዳቦ በሻይ እንዲሁም ደግሞ እንቁላል እና የመሳሰሉትን ምግቦች እመገባሉ።

አዎ ብዙ ጊዜ የህዝብ ማመላለሻዎችን አውቶቢሶችን እጠቀማለሁ ምክንያቱም ደግሞ ባለፍ እንደ ነገርኳቹህ። እኔ ከምኖርበት አካባቢ እስከምሰራበት አካባቢ በጣም ሩቅ ስለሆነ ብዙ ጊዜ የምጠቀማቸው የህዝብ ትራንስፖርቶችን ነው እና የህዝብ መመላለሽ ትራንስፖርቶችን ነው። እና የህዝብ

አዎ የአመራር ሚና አለኝ። እኔ በምሰራበት ድርጅት ውስጥ እንግዲህ አለቆቼ የሰጡኝ የአመራርነት ሚና አለ ከዛ መካከል እንግዲህ ሰራተኞችን እንድቆጣጠርላቸው ገቢ ወጪዎችን እንድቆጣጠርላቸው እንዲሁም ደግሞ ከተለያዩ አይነት ደንበኞች ጋር በመሄድ የተለያዩ አይነት ጉዳዮችን እንዳስፈጽምላቸው የአመራርነት ሚናን ሰጥተውኛል እና በዚህ ሰዓት የአመራርነት ሚና አለኝ።

አዎ ብዙ ጊዜ እኔ ጾም እጾማለሁ ምክንያቱም ደግሞ በእኛ ሃይማኖት ጾም መጾም በጣም ትልቅ ጠቀሜታ ስላለው እና በጣም ብዙ ጊዜም የተለያዩ የጾሞችን ጾም አውቃለሁ ከዛ መካከል እንግዲህ የፋሲካ ጾም የገና ጾም እንዲሁም ደግሞ የተለያዩ የትናንሽ ጾሞችንም ጾማለሁ እና ጾም አለው በጣም ብዙ ጊዜም ከዚህ በፊት ጾም ጾም አውቃለሁ።

አዎ ከቤተሰቦቼ ጋር እንግዲህ በጣም ብዙ አይነት በዓሎችን አከብራለሁ። ለምሳሌ ያክል የፋሲካ በዓል የገና በዓል እንዲሁም ደግሞ አዲስ አመት በሚመጣበት ጊዜ ብዙ ጊዜ ከምኖርበት አካባቢ በመምጣት ወደ ቤተሰቦቼ ቤት በመሄድ ከቤተሰቦቼ ጋር የተለያዩ አይነት በዓላትን አብሬ አከብራለሁ። ቤተሰቦቼም በዛ በጣም ደስተኞች ናቸው።

አዎ እኔ ብዙ ጊዜ ሌሎችን መርዳት እወዳለሁ ሌሎችም ስረዳ እንግዲህ ትልቅ የሆነ ደስታን በውስጤ አገኛለሁ። እና ሌሎችን መርዳት በጣም ነው የምወደው በተለይ ደግሞ የተቸገሩ ወጣቶችን የተቸገሩ ያጡ ወገኖቻችንን መርዳት በጣም ነው። የሚያስደስተኝ ከዚህ በፊትም እንግዲህ በጣም ብዙ ጊዜ የተቸገሩ ወገኖችን ረድቼ አውቃለሁ።

እኔ ወደ ስራ እንግዲህ ብዙ ጊዜ የተለያዩ ልብሶችን ለብሼ ሄጄ አውቃለሁ። ከዛ መካከል እንግዲህ በስራ ቦታ ብዙ ጊዜ የሚፈቀደው የተለያዩ አይነት ሱፎችን እንዲሁም ደግሞ የተለያዩ አይነት ደስ የሚሉ ጃከቶችን ለብሼ እሄዳለሁ ከስር ግን ብዙ ጊዜ የማደርገው ወይም ደግሞ ሱሪ የምጠቀመው ቀለል ያሉ ጅንሶችን እና የተለያዩ አይነት የሱፍ ሱሪዎችን ነው። እና ብዙ ጊዜ ሱፍ እና ቀለል ያሉ ልብሶችን ወደ ስራ ለብሼ ሄዳሉ

መጠበቅ ግድ ነው ብዬ አስባለሁ አንዳንዴ ነገሮች በፍጥነት ላይሳካ ላይልስ ላይሳኩልን ይችላሉ። እና አንዳንዴ ጠባቂ ከሆነን ወይም ደግሞ እነዛን ነገሮች ሳንሰለች እና በትጋት የምንሠራቸው ከሆነ እነዛ ነገሮች መ መሳካታቸው አይቀሩም። እና ብዙ ጊዜም እኔም እንዲሳካልኝ ካደረጉኝ ነገሮች መካከል መጠበቄ ነው። እና መጠበቅ ግድ ነው ብዬ አስባለሁ

አዎ ብዙ ጊዜ በእንጨት እሳት ማብሰል አልወድም። ግን ደግሞ አካባቢያችን ላይ ወይም ደግሞ እኔ በምኖርበት ቦታ ላይ የተለያዩ የመብራት ችግሮች ከተፈጠሩ ወይም ደግሞ መብራት በሚጠፋበት ጊዜ ምንም አይነት አማራጭ ስለሌለኝ የተለያዩ አይነት እንጨቶችን በማቀጣጠል ምግቤን አብስላለሁ። እና ብዙ ጊዜ አላብስልም ግን ደግሞ መብራት በሚጠፋበት ጊዜ በእንጨት አብስላለሁ።

አዎ ብዙ ጊዜ በመንገድ ላይ የሚገኙ ምግቦችን እገዛለሁ አካባቢያችን ላይ እንግዲህ ከተለመዱ በመንገድ ላይ ከሚሸጡ ምግቦች መካከል እርጥብ እንዲሁም ደግሞ የተለያዩ የሳንድዊቾች በመንገዳችን ላይ ይሸጣሉ እና ብዙ ጊዜ ደሞዝ ተቀብዬ ከስራ በምመለስበት ጊዜ በመንገድ ላይ ያሉ ምግቦችን አብዝቼ እመገባለሁ። እና አብዛኛውን ጊዜ በመንገድ ላይ በመንገድ ላይ ያሉ ምግቦችን እወዳለሁ እመገባለሁ

እኔ ብዙ ጊዜ የሙዚቃ መሳሪያ መጫወት አልችልም። ምክንያቱም ደግሞ ያን ያክል የሙዚቃ ፍላጎት የለኝም እና የሙዚቃ መሳሪያ መጫወት በዚህ ሰዓት አልችልም። ወደፊት ግን ፈጣሪ ከፈቀደ አንድ የሙዚቃ መሳሪያ ብጫወት ደስ ይለኛል። ሙዚቃ ምንድነው ሙዚቃ ምን አይነት? ተጽኖ አለው የሚለውን ነገር ባውቀው ደስ ይለኛል

እኔ በቀኝ እጄ ነው ብዙ ጊዜ የምጽፈው በቀኝ እጄም ስጽፍ እንግዲህ ደስ ይለኛል እንዲሁም ደግሞ ጥሩ የሆነ የእጅ ጽሁፍ እንዲወጣልኝ ወይም ደግሞ እንዲኖረኝ ያደርገኛል እና ብዙ ጊዜ በቀኝ እጄ ነው። የምጽፈው ህፃን እያለሁ ግን በግራ እጄ እጽፍ ነበር ግን በግራ እጄ በምጽፍበት ሰዓት መበላሸት እንዲሁም ደግሞ የእጅ አለመመቻቸት ያጋጥመኝ ነበር። እና በቀኝ እጄም መጻፍ ከጀመርኩ በኋላ ጥሩ የሆነ ነገር አግኛለሁ አሁን የምጽፈው በቀኝ እጄ ነው

እኔ የምወደው የፍራፍሬ አይነት እንግዲህ አፕል እና ማንጎ እና ዘይቶና ነው። በጣም እነዚህን የፍራፍሬ አይነቶች በጣም ነው የምወዳቸው ከህፃንነቴ ጀምሬም እነዚህን የፍራፍሬ አይነቶች እንግዲህ ስበላ ነው ያደግኩት እና በጣም በዚህ ሰዓት ከምወዳቸው የፍራፍሬ አይነቶች መካከል አፕል ማንጎ እና ዘይቶና ናቸው። ሌሎች ሰዎችም እነዚህን ፍራፍሬዎች እንዲጠቀሙና እንዲመገቡ እመክራለሁ

ራሴን ብዙ ጊዜ ከፀሀይ የምጠብቀው እንግዲህ ብዙ ጊዜ ጠዋት ወደ ቤት ሲሄድ ፀሀይዋ ደስ ስለምትል ወይም ደግሞ ለጤና ተስማሚ የሆነች ፀሀይ ስለሆነች ያችን ፀሀይ ተጠቅሜያት። እሄዳለሁ ግን ደግሞ ቢሮ በምቀመጥበት ጊዜ ብዙ ጊዜ ፀሀይ አይነካኝም እና ቢሮአችንም ከፀሀይ የራቀ ስለሆነ ብዙ ጊዜ ፀሀይ አይነካኝም አስራ ሁለት ሰዓት አስራ አንድ ሰዓት ነው። ከቢሮ የምወጣው እና ብዙ ጊዜ ፀሀይ መትቶኝ አያውቅም። ግን ደግሞ ፀሀይ እንዲመታኝም ስለማንፈልግ ወይም ደግሞ ራሴን ከፀሀይ ለመጠበቅ የተለያዩ ትራንስፖርቶችን እጠቀማለሁ

አዎ እኔ በጣም መማር ከምወዳቸው የትምህርት አይነቶች መካከል እንግዲህ አዳዲስ ቴክኖሎጂዎችን መማር ነው። ስራዬም እንግዲህ ከዛ ጋር የተገናኘ ስለሆነ ቶሎ ቶሎ አዳዲስ ቴክኖሎጂዎችን ለመማር እወዳለሁ። ከዛ መካከል እንግዲህ ኤአይዎችን አዳዲስ የተፈጠሩ የቴክኖሎጂ አይነቶችን ቶሎ ብዬ ለመስማት ቶሎ ብዬ ለማየት እፈልጋለሁ። ብዙ ጊዜም እንደዛ አደርጋለሁ

አዎ ብዙ ጊዜ የተለያዩ አይነት የስራ አሰራሮችን እከተላለሁ ለምሳሌ ያክል በእኛ ቢሮ ወይም ደግሞ በሌሎች የመንግስት መስሪያ ቤቶች ላይ ስንሄድ የተለያዩ ስራ የሚሰራባቸው ቅደም ተከተሎች አሉ። እና እነዛን የስራ አሰራሮች ተከትዬ የእኔንም ስራ የሌሎችንም ስራ በፍጥነት እና በአስቸኳይነት ለመስራት ሞክራለው።

አብዛኛውን ጊዜ እኔ ገንዘብ የምልከው በስልኬ ነው ምክንያቱም ደግሞ በዚህ ሰዓት በስልካችን ገንዘብ የምንልክ ከሆነ ወይም በስልካችን የምንጠቀም ከሆነ አንደኛ ገንዘባችንን ቶሎ በፍጥነት ወደፈለግንበት አላማ እንዲደርስልን ማድረግ እንችላለን ሁለተኛው ደግሞ እኛም ሳንለፋ ለምንልክለትም ሰው ጊዜውንና ጉልበቱን ሳያባክን ቶሎ ያ ገንዘብ እንዲደርሰው ያደርግልናል እና ብዙ ጊዜ በስልኬ ገንዘብ እልካለሁ።

ብዙ ግዜ የምሳ እረፍቴ እንደኔ ፍላጎት ነው የሚወሰነው ምክንያቱም ደግሞ እኔ በኛ ድርጅት ውስጥ ጥሩ የሆነ ሀላፊነት ስላለኝ ለምሳሌ ብዙ ስራ ካለብን ወይም ደግሞ ገና ያልተሰራ በጣም ብዙ ስራዎች ካሉብን ቶሎ ብየ ምሳየን በልቼ ቶሎ ለስራ ለመመለስ እገደዳለሁ። ግን ደግሞ ስራ ከሌለ ብዙም ቀለል ያሉ ስራዎች ካሉ ለምሳ ከአንድ ሰዓት እስከ ሁለት ሰዓት እረፍት ልወስድ እችላለሁ

አዎ እኔ በዚህ ሰዓት እንግዲህ የስራ እድገት እየፈለግኩ እገኛለሁ። በምሰራበት ድርጅት ነው እንግዲህ ከሶስት ወር ወይም ደግሞ ከአምስት ወር በኋላ የስራ እድገት እንደሚሰጠኝ ተነግሮኛል። እና የስራ እድገት በዚህ ሰዓት እየፈለግኩ ነው፤ ምክንያቱም ደግሞ የስራ እድገት ካገኘሁ ደሞዜም ያድጋል፤ ያለኝም እንግዲህ የስራ ችሎታ በዛውም ልክ ያድጋል። እና የስራ እድገት እየፈልኩ ነው።

አዎ የተለያዩ አይነት እድሎች አሉኝ ብዬ አስባለሁ። እድለኛ ነገር ነኝ ብዬም አስባለሁ። ለምሳሌ ያክል ስራ ልቀጠርበት በሄድኩበት ግዜ አለቆቼ በዛ ስራ ቦታ ነበሩ፤ እና አለቆቼ አይተውኝ ስራዬን ወደውት ሌሎችን ሰዎች አናስገባም ብለው ነበር። እኔን ግን በስራዬ ስለተማመኑ እና ጥሩ ሰው ነው ብለው ስላሰቡ አስገብተውኛል። እና እድለኛ ነኝ ብዬ አሰባለሁ።

እኔ የምጠቀመው የቦርሳ አይነት እንግዲህ በጀርባ ወይም ደግሞ በጀርባ የሚያዙ ባጎችን ነው። ምክንያቱም ደግሞ እነዛን ቦርሳዎች የምጠቀመው ወደ ስራ ቦታ ስሄድ የተለያዩ አይነት ዶክመንቶችን ወይም ደግሞ ፋይሎችን ለመያዝ፣ እንዲሁም ደግሞ የራሴን ላፕቶፕ እና አንዳንድ ምሳዬን አንዳንድ የሚያስፈልጉኝን ነገሮች በጀርባ ቦርሳዬ ይዤ እሄዳለሁ እና ብዙ ግዜ የምጠቀመው ወይም ደግሞ የምይዘው ቦርሳ የጀርባ ቦርሳ ነው።

አዎ በአካባቢያችን እንግዲህ የተለያዩ አይነት ድልድዮች አሉ ዘመናዊም ሆን ባህላዊ ድልድዮች አሉ ለምሳሌ ያክል ከዘመናዊው ሲጀ ስጀምር ዘመናዊ የተለያዩ፣ አሁን ላይ የተሰሩ ጥሩ ጥሩ ድልድዮች አሉ። አንድም ሁለትም ድልድዮች አሉ፤ ግን ደግሞ አስፓልት በላያቸው ላይ ተነጥፏል ማለት ነው። በዘ ባህላዊ ደግሞ ትንሽዬ ውሃዎችን ሰዎች እንዳይወድቁባቸው በእንጨት የተሰሩ ትናንሽዬ ድልድዮች አሉ አካባቢያችን ላይ

ብዙ ጊዜ የጎረቤቶቸን ድምጽ አልሰማም ግን ደግሞ አንዳንዴ ጎርቤቶቸ በሚታሉበት ጊዜ ድምፃቸውን እሰማለሁ። ለምሳሌ ያክል እኔ ወደ ስራ በምሄድበት ጊዜ ጥዋት ጥዋት አንዳንዴ ሲጮጯሁ ልስማ እችላለሁ። እና ያኔ የጎረቤቶቸ እስማዋለሁ። ግን ደግሞ አብዛኛውን ግዜ በጥዋት ስለሆነ ከቤት የምወጣው እነሱን በግዜ ከቤታቸው ስለሚወጡ የጎረቤቶቸን ድምጵ አልሰማም

ብዙ ጊዜ ያው ለጸጉሬና ለፊቴ አንዳንድ የመዋቢያ እቃዎችን እጠቀማለሁ ለምሳሌ ያህል ለፀጉሬ ፀጉሬ እንዲያድግ ፀጉሬ ጥሩ እይታ እንዲኖረው የተለያዩ የቅባት አይነቶችን እጠቀማለሁ። ከዛ መካከል ኮንዲሽነር እና ቅባት እንዲሁም ደግሞ ለፊቴ የተለያዩ ሎሽኖችን እጠቀማለሁ።

ስልኬ ብዙ ጊዜ የምሞላው በቀን ሁለት ጊዜ ወይም ደግሞ ሶስት ጊዜ ነው። ምክንያትም የኔ ስልክ አብዛኛውን ስልክ ይደውልበታል በቀን ውስጥ ከስልሳ እና ከሐምሳ በላይ ስልኮች ይደወሉልኛል እና እነዛንም ስልኮች በማናገርበት ጊዜ እንግዲህ የስልኬ ባትሪ እያለቀ ይሄዳል እና ስልኬን በምን ያህል ጊዜ እሞላለሁ የሚለው የተለየ እንተን አለው።

አዎ ከአለቃዬ ጋር እንግዲህ ጥሩ የሆነ ግንኙነት አለኝ። በተለይ ደግሞ ስራ ከገባሁ ጀምሮ አለቃዬ ስራዬን በጣም ስለሚወደው እና ያለኝንም ፀበይ በጣም ስለሚወደው ከአለቃዬ ጋር ግንኙነት ጥሩ አለኝ ብዬ አስባለሁ። እና አለቃዬም በጣም ጥሩ ሰው ናቸው ከአለቃዬ ጋር በጣም ጥሩ እና የተሻለ ግንኙነት አለ በስራ በኩል።

እኔ የምወደው ጣፋጭ ምግብ ቸኮሌት ኬክ ነው። ብዙ ጊዜም እንግዲህ ከስራ ቦታ በምመጣበት ጊዜ ቤት ውስጥም እንግዲህ ወደ ቤተሰቦች በሚሄድበት ጊዜ ቤተሰቦችህ የቸኮሌት ኬክ አዘጋጅቶ ይጠብቁኛል። እና የምወደው ጣፋጭ ምግብ ቢኖር እንግዲህ ቸኮሌት ኬክ እና ራሱን ቸኮሌት ብዙ ጊዜ እመገባለሁ በጣም እወደዋለሁ

አዎ ወተት እንግዲህ በጣም ብዙ ግዜ እጠጣለሁ። ቤት ውስጥም እንግዲህ የተለያዩ የወተት ተዋጽአዎች አሉኝ። እነዛንዎችሁ ተዋጽአዎች ብዙ ግዜ ቁርስ ላይ ወይም ደግሞ እራት ሰዓት ላይ ከፍሪጅ በማውጣት እጠጣለሁ። እናም ደግሞ ስራ ቦታ በምሄድበት ግዜ አከባቤ ላይ ወተት መሸጫ ድርጅቶች ስላሉ እነዛ ድርጅቶች ጋ ወተት እየገዛሁ እጠጣለሁ።

አዎ ብስኪሌት አለኝ ከቤቴ እና ብስኪሌት ብዙ ጊዜ እጋልባለሁ። ምክንያቱ ደግሞ አንድ አንዴ ቅዳሜ እና እሁድ ነፃ በምሆንበት ታይም ወ ነፃ በምሆንበት ሰዓት ብስክሌት እየጋለብኩ ወደተለያዩ ቦታዎች መሄድ እወዳለሁ። እና ብስክሌት አብዛኛውን ጊዜ እጋልባለሁ

አዎ የጨረቃ ብርሃን በጣም ነው የምወደው ማታ ማታም እንግዲህ ከቤቴ ወጣ ብዬ በረንዳ ላይ ቁጭ በማለት ወንበር ይዤ የጨረቃ ብርሃንን እያየሁ እገረማለሁ እና የጨረቃ ብርሃንን በጣም ነው የምወደው። ጨረቃን እንግዲህ ማየት በጣም ትልቅ ደስታን አ አስገኝቶልኛል ብዬ አስባለሁ እና ሌሎችም የጨረቃ ብርሃን እንዲያዩ ወይም ደግሞ እንዲወዱ እጋብዛለሁ

አዎ ጊዜዬን እንግዲህ በደንብ ነው የማስተዳድረው ምክንያቱም ደግሞ በዚህ ሰዓት ጊዜ ማለት ትልቅ ገንዘብ ነው ብዬ አስባለሁ ጊዜያችንን በአግባቡ ካልተጠቀምንበት ትልቅ ገንዘብ እና ትልቅ ነገር እያባከንን ነው ብዬ አስባለሁ። እና ጊዜን በቻልኩት አቅም በደንብ አስተዳድራለሁ። ወደ ስራ ቦታ በሚሄድበት ጊዜ ቤት ውስጥ በምቀመጥበት ጊዜ ጊዜዬን የማይሻሙ የተለያዩ አይነት ነገሮችን ለማድረግ እወዳለሁ

እኔ ያው በ በጋ ወቅት እንደ ማንኛውም ሰው የማደርገው ነገሮች አሉ። ለምሳሌ ያክል አዲስ አመት ልክ እንደገባ ወይም ደግሞ በጋ ከመግባቱ የተለያዩ አይነት እቅዶችን እጽፋለሁ። በበጋ ወቅት ማድረግ የምፈልጋቸውን አብዛኛውን ጊዜ በባጋ በበጋ ወቅት የማደርገው የተለያዩ አይነት አዳዲስ ነገሮችን መማር አዳዲስ ትምህርቶችን ለመማር እሞክራለሁ። በበጋ ወቅት

አዎ ብዙ ጊዜ ጥፍሬን እቆርጣለሁ ቶሎ ብዬ ወደ ስራ ከመውጣት በፊት በቻልኩት አቅም በሶስት ቀን አንድ ጊዜ ወይም ደግሞ በአምስት ቀን አንድ ጊዜ ጥፍሬን ለመቁረጥ እሞክራለሁ። ምክንያቱም እኔ አልወድም ጥፍሬ ሲያድግና ወደ ስራው ቦታ በሚሄድበትም ጊዜ ጥፍሬ ጋር የተገናኘ ነገር እንዲኖር ስለማልፈልግ ቶሎ ብዬ ጥፍሬን እቆርጣለሁ። ብዙ ጊዜ